ወደ ስራ በሰአቱ ትደርሳለህ ወይ? አዎ በሰአቱ ደርሳለሁ። ግን እንደው በጣም በራስ መተማመን የለኝም በሰአቱ ደርሳለሁ ድፍር ብዬ ለመናገር በሰአቱ ደርሳለሁ ለማለት ብዙ የሚያስደፍር አይነት እንትን አይደለም። ያለኝ ምንድነው? ጠዋት የመነሳት ልምድ ችግር አለብኝ። ብዙ ጠዋት አልነሳም ቤት ላይ ነው ብዙ ስራዎችን የምሰራው እና በጠዋት ለመነሳት እቸገራለሁ። ስለዚህ በሰአት ልደርስ እችላለሁ ግን በጣም ተዋክቤ ነው ምደርሰው። ቁርስ በልቼ አላውቅም። ወይም ደሞ በመድረስ በሚገባኝ ሰዓት ደርሼ ግን ከአብዛኛው ሰው መጨረሻ ላይ የምገኘው እኔ ነኝ። በተለይ ጠዋት ጠዋት ማለት ነው ስለዚህ ጠዋት በሰአት ወደ ስራ በሰአቱ ትደርሳለህ? ወይ በተለይ የጠዋቱን ፈረቃ። እደርሳለሁ ግን ለራሴ ሁኔታዎች ለምሳሌ ከቁርስ በፊት ያለ ጊዜ በደንብ ወስጄ ተረጋግቼ ተጣጥቤ ልብሶቼን በስራት መርጬ ለብሼ እንደዚህ ማጽዳት ሚገባኝን ነገር አጽድቼ። ስፖርታዊ እንቅስቃሴዎች እንደዚ ማከናወን ሚገባኝን አብዛኛውን ነገሮች አከናውኜ። አደለም እንትን የምለው በቃ እነሳለሁ እታጠባለሁ ቶሎ በፍጥነት ልብሶቼን ለባብሳለው ዘን ምይዘዉን እቃ ይዤ ወደ ስራም ይሁን ወደ እንደ ትምህርታዊ እንትኖች ወዳሉበት ቦታ ሄዳለሁ ደርሳለሁ በሰአት ያው ነገሩ ከመጀመሩ በፊት ቀድሜ እገኛለሁ። ግን በጣም ተጣድፌና በመዋከብ እንደዚህ አንዳንዴ መያዝ የሚገባኝ ነገሮች ሳሊዝ እንደዚህ ምናምን ነው ምሄደው እና ይሄ ጥሩ ልምድ እንዳልሆነ አቃለሁ። ለማሻሻል ምሞክረውና ምፈልገው ቦታ ነው። ይሄ ከሰአት ወይም እንደዚህ ባሉ ጊዜያት ግን ከጧት ውጪ ያለውን ያው በሰአት እደርሳለሁ። ግን ይሄ የመጨረሻ አከባቢ የሆኑ ነገሮችን ሚያከናውነው ልክ ሰዓቱ ሲያልቅ ወይም የጊዜ ገደቡ እየተጠናቀቀ ሲደርስም ያለ ሰው ባህሪ አለ አደለ። አሁን ይሄ ልክ አሁን በአንድ ሰዓት ውስጥ የሆነን ስራ አጠናቀህ ስራ ብባል አርባ ደቂቃውን ምንም ላልሰራ እችላለሁ። በመጨረሻው ሃያ ደቂቃ ውስጥ ነው እንደዚ ጥድፍድፍ ምናምን ብዬ የምሰራው እና ይሄ የመጨረሻ ሰዓት አካባቢ ሰው ነኝ። እኔ በባህሪዬ እና እንደዛ ነው ማደርገው እና ወደ ስራም ስሄድ እንደዛ ነው በቀድሜ መዘጋጀት እንደዚህ ምናምን ነገር የለኝም። አስር ደቂቃ አምስት ደቂቃ ምናምን ሲቀር እነሳለሁ እጠዳደፋለሁ ምናምን ሲሄድ ራሱ በፍጥነት መንገድ ላይ ሰው ጋር አልቆመም ምናምን እንደዛ ነው ማደርገው ማለት ነው። ይሄ ጥሩም መጥፎም ጎን አለው። በርግጥ መጥፎ ጎኑ ሚያመዝን ይመስለኛል። ምክንያቱም ወደ ስራ በሰአቱ መድረስ በሰአቱ መገኘት ብቻውን ሳይሆን ራስህን ለምትሰራው ስራ ወይም ለምትሄድበት አላማም ትምህርትም ሆነ ሌላም ጉዳይ ቢሆን ለምትሄድበት አላማ ራስን በበቂ መጠን አዘጋጅቶ መቅረብ ያስፈልጋል። እንደዚህ በምጣደፍና በምቻኮልበት ሰዓት ለእንደዚህ አይነት ዝግጅት ምግብ ለመመገብ በአግባቡ መያዝ ሚገባቸውን ነገሮች ለመያዝ እንደዚህ ተገቢ ዝግጅቶች ለማድረግ ጊዜ ስለማይኖር እንትን እሆናለሁ ማለት ነው። በአንጻሩ ደሞ ከስራ ቦታ ስወጣ ስራውን ካልጨረስኩ አሎጣም። ስለዚህ በሰአትም ብገባ ወይ ትንሽ አርፍጄም ብገባ ስወጣ ግን ብዙ ግዜ ከ ሁኔታን ነው ጋይድ ምደረገው ማለት ነው። የጀመርኩትን ስራ ሳልጨርስ ወይም ማስተናግዳቸው ሰዎችም ካሉ እነሱን ሳልጨርስ እንደዚህ የሆነ ስራ ትቶ መውጣት ብዙ ምቾት አይሰጠኝም። መጥቼ ራሱ ብዙ አስባለሁ ስለዛ ትቼው ስለመጣሁት ስራ ብዙ አስባለሁ። እና ከመጣሁ በኋላ እንደዛ ምቾት ስለማይሰጠኝ አርፍጄ መውጣትን ነው። ብዙ እንትን ማደርገው አርፍጄ ወጣለሁ። ስገባ ደሞ የተወሰነ ረፈድ አርጌ መግባት አይነት ነገር እንደዛ አደርጋለሁ ማለት ነው። ግን ትክክለኛዉና መሆን ሚገባው ነገር ጧትም ይሁን ከሰአትም ይሁን ወደ ሰዓት ወደ ስራ ሲኬድ በሰአቱ መድረስ። ስራ ለመስራት ተገቢ ዝግጅት ማድረግ በቂ እና ቀንን በዛ መንገድ ማሳለፍ ያስፈልጋል ብዬ አስባለው

የምትወደው መከሰስ ምንድ ነወ? በመጀመሪያ ደረጃ ብዙ መክሰስ የመብላት ልምድ የለኝም። ግን እንደዚህ በአጋጣሚዎች ከስንት አንድ ቀን በአጋጣሚዎች የምመገበውን ወይ የማደርገውን ወይ ደግሞ ባደርግ ብዬ የማስበው ነገር ምላሽ ልጠቀመውና ላወራ በዛ መንገድ። ስለዚህ የምወደው መክሰስ ብዙ እኔ በዋናነት ዋናው በቀን ውስጥ ከምገባቸው ምግቦች እንጀራና ወጥ ላይ የተመሰረተ በሀበሻ ባህል ውስጥ ነው ያደኩት። እንጀራ ከወጥ ጋር ነው የምበላው በዚህ ጊዜ በተለይ ምሳና እራአት። ቁርስ ላይ በተወሰነ መልኩ እንዳውም ብዙም ቁርስ የመብላት ልምድ የለኝም። ግን ስመገብ ደግሞ ቁርስ እንዲህ ቀለል ያለ ነገር ቦምቦሊኖ የተጠበሰ ዳቦ። በሻይ ወይ ደግሞ ጾም ወቅት ካልሆነ በወተት እንደዚህ በአብዛኛው ምበላው ቦንቦሊኖ ቆቀር በሻይ ነው የምመገበው ማለት ነው። ቁርስ ላይ ስለዚህ መክሰስ ላይ እንደዚህ ሳንቡሳ ነገር ሻይ ነገሮችን ወይ ደግሞ የዝንጅብል ሻይ በሳምቡሳ እንደዚህ ነገር ብመገብ እወዳለሁ። ሳምቡሳ እወዳለሁ በእርግጥ እኔ ከተጠበሱ ነገሮች እንደሱ አይነት ነገር እወዳለሁ። እና መክሰስ ላይ የምመገበው ነገር ቀለል ያለ ትንሽ እና ጣፋጭ ነገር የሚጠጣ ማለቴ ነው። ስኳሩ በዛ ያለ ሻይ ስኳር ወዳለው መሰለኝ ትንሽ የስኳር የበዛበት በቅመም ተፈላ ሻይ በሳንቡሳ ወይም በቡንቦሊኖ መክሰስ ላይ ብበላ ደስ ይለኛል ይሄ አንድ አማራጭ ነው። እንደ ሌላ አማራጭ ደግሞ ምናልባት ተማሪ በነበርኩበት ሰዓት አድርጌ የነበረው ምንድነው? ያ የአትክልት እንትኖችን እመገብ ነበር። ሞዝ ፓፓዬ አናናስ እንዲህ አንድ ላይ ተቀላቅሎ የተቆራረጠ አንድ ላይ ተቀላቅሎ ጁስ ተደርጎ ሳይሆን እንደዚሁ ፍሬሽ ሆኖ አትክልት ተቆራርጦ ትንሽ ማጣፈጫ ተጨምሮበት በሹኪያ እንትን እየተባለ መብላት እሱ እንደ ጥሩ የመክሰስ አማራጭ ወስዶ ነበረ። ነገር ግን አሁን አሁን ይሄንን አይነት ምግብ ተጠቅሜ ከማላውቅ በእውነቱ ረጅም ጊዜ ሆኖኛል። ምክንያቱም የምግቦቹ አንደኛ አቅርቦቱም ያለው አካባቢ እንደዚህ አይነት አቅርቦት ዝም ብሎ ያወይ የተፈጨ አትክልት ሊኖር ይችላል። ወይ አትክልቱም ራሱን እንደዚሁ ይበላል እንጂ አሁን ባልኩት መንገድ ተዘጋጅቶ የምትሸጥበት ቤት ብዙ አላውቅም። ቤትም ለማዘጋጀት ደግሞ እያንዳንዱን አትክልት መግዛት ብዙ የሚያስችል የኢኮኖሚ ደረጃ አደለም ያለኝ። ስለዚህ እንዳልኩት መጀመሪያ ላይ ብዙ መክሰስ ተመጋቢ አይደለሁም። ጠዋት ቁርስ እበላለሁ እንደው እግዚአብሔር ከረዳኝ ካልሆነ ብዙ ጊዜ ከምበላበት ማልበላበት ጊዜ ነው የሚበልጠው ከዛ ምሳናእራት በዋናነት እበላለሁ። መክፈስ አብዛኛውን ጊዜ አልመገብም። ከተመገብኩ ደግሞ ከተመገብኩ ደግሞ ሳንቡሳ ቦንቦሊኖ ሻይ ነገሮች እንደ ባቅላባ ምናምን አይነት ነገሮች ከተገኙ እነሱን እመገባለሁ። ስለዚህ ሁለት የምግብ ዝርዝር ነው ያለኝ ማለት ነው። አንደኛ የጠበሰ ነገር ለምሳሌ እንደ ሳንኩሳ ቦንቦሊኖ እንዲህ አይነት ነገር ከጣፋጭ ሻይ ጋር በቅመም ከተፈላ ጣፋጭ ሻይ ጋር ሁለተኛው አማራጭ ደግሞ የተቆራረጠ አትክልት በማጣፈጫ እሱን መመገብ ነው ማለት ነው። በዋናነት የምወደው ነገር ግን ይሄንን ምግብ ደግሞ ቀደም ብዬ ለማስረዳት እንደሞከርኩት በየቀኑ ማገኘው አይነት አመጋገብ አይደለም። በየቀኑም አልመገብም። ግን ብመገብ ደግሞ ምን ትወዳለህ? ስለሆነ የሚለው ጥያቄው ብመገብ የምወደው ያው አይነት ነገሮችን ነው ለማለት ነው። ለወደፊቱ ምናልባት የኑሮ ደረጃዬ እየጨመረ ሲሄድ ተጨማሪ የመክሰስ አማራጮች እና ፍላጎቶች ሊኖሩኝ ይችላሉ። ለአሁኑ ግን የምወደው መክሰስ ቦምቦሊኖ ወይስ አምቡሳ በጣፋጭ ሻይ በቅመም ተፈላ ጣፋጭ ሻይ ተብሎ ቢታይ ብዬ

የአካባቢው ገበያ እንዴት ነው? የሚለው ጥያቄው ስለዚህ የአካባቢው ገበያ በሁለት መንገድ ሊታይ ይችላል። አንደኛ በባህላው ገበያ አሁን በኢትዮጵያውያን ልማድ ሰዎች ከተለያየ ቦታ ተሰብስበው በተለይ ደግሞ ከገጠሩ ማህበረሰብ ተወጣጥተው ያሏቸውን ምርቶች ለገበያ የሚያቀርቡበት የሆነ ቀን ይኖራል። የሆነ ቀን ይኖራል በአብዛኛው ብዙ ቦታ የተለመደው ቅዳሜ። ቀን ነው ከሳምንቱ ቀናት ደግሞ የተወሰኑ እንደዚህ ቀናትም ሊኖሩ ይችላሉ ማክሰኞ ቀን ሀሙስ ቀን እነዚህ የተለመዱ የገበያ ቀናት ናቸው። እና እና እነዚህ ገበያዎች የሆነ መንገድ ዳር ይሄ ሰፋ ያለ ቦታ ግልጽ አየር ያለበት ቤት ምናምን ሳይኖርም እዛ ይዘው ይቀመጣሉ መግዛት የሚፈልጉ ሰዎች ደግሞ ወደዛ ቦታ ሄደው የሚፈልጉትን ነገር ይገዛሉ ማለት ነው። ይሄ በባህላዊ መንገድ የሚደረግ ግብይት ነው። በዘመናዊ መንገድ ደግሞ ስናየው የሱፐር ማርኬቶች ትልቅ የገበያ አዳራሾች ሱቆች የሸቀጣ ሸቀጥ ሱቆች የገበያ ማዕከላት በየቦታው አሉ። እነዚህ የገበያ መላክ ማዕከላት በተለይ በአሁኑ ሰዓት ሁለገብ የሆነ አገልግሎት የሚሰጥባቸው ቦታዎች እየሆኑ መጥተዋል። ሁሉም ነገር የሚፈ አትክልቱም ፍራፍሬውም ሸቀጣ ሸቀጡም አልባሳት እንደዚህ የኤሌክትሮኒክስ እቃዎች የቤት ውስጥ መገልገያ እቃዎች ማንኛውንም ነገር በአንድ ቦታ ይዘው የሚገኙ ያው እንግዲህ ቀረጥ ምናምን የሚከፈልባቸው የሱቅ ኪራይ ምናምን የቦታ ኪራይ ያለባቸው ቦታዎች ስለሆኑ። ከመጀመሪያው ከገለጽኩት የገበያ ሁኔታ አንፃር ዋጋቸው በዚህኛው ግብይት ግብይት ቦታ ላይ የሚቀርቡ አገልግሎቶች በዋጋ ደረጃ ከፍተኛ ዋጋ የሚጠይቁ ቦታዎች ናቸው ማለት ነው። እንትን በትቅሉ ስናየው ነገር ግን የሚፈለገው ሁሉ ነገር ደግሞ በአንድ ቦታ በጥቂት እንትን የሚገኝበት ስለሆነ ብዙ ሰው ይጠቀምበታል ማለት ነው። ስለዚህ በእኔ አካባቢ ሁለቱም የገበያ አይነት አለ። የገበያ አዳራሾች አሉ እንደዚህ ከመገልገያ እቃዎች እስከ ሸቀጣ ሸቀጦች አልባሳት ቅባቶች እንደዚህ ማንኛውም የሚፈለግ ለኑሮ ለኑሮ ማንኛውም ሸቀጣ ሸቀጥም ሊሆን ይችላል እቃም ሊሆን ይችላል አገልግሎትም ሊሆን ይችላል። የሚገኝባቸው በዛውም ደግሞ የሚገበያየው ሰው ወይም አገልግሎትም ለመጠቀም የሚሄደው ሰው መመገብ መጠጣት ራሱን መጠበቅ ውበት እንደዚህ ምናምን አይነት ነገር ቢያስፈልገው ሁሉንም በአንድ ጣራ ስር በአጭር ረቀት ውስጥ የምናገኘው ቦታ ነው። እና ይሄ በየአካባቢው እየተገነባ እነዚህ አይነት ጣቢያዊ ቦቶች ለህብረተሰቡ እየቀረበ እየቀረበ ያለበት መንገድ አለ። ስለዚህ ይሄ ጥሩ እንትን ነው ብዬ አስባለሁ። ስለዚህ እኔም በምኖርበት አካባቢ እንደዚህ አይነት የግብይት ገበያ አለ። ሁለተኛው አማራጭ ደግሞ ሁለተኛው አማራጭ ደግሞ እንዳልኩት የባህላዊው የግብይት መንገድ ሰዎች ከተለያየ ቦታ በሆነ ክፍት በሆነ ቦታ ላይ አገልግሎቶቻቸውን ወይም ምርቶቻቸውን ይዘው ይመጣሉ እነዛን መርቶችና አገልግሎቶች ደግሞ ተጠቃሚው ማህበረሰብ እዛ ቦታ ድረስ በመሄድ ዋጋውን ተከራክሮ የሚያስቀንሰውን አስቀንሶ የሚፈልገውን ደግሞ ከአንድም ከሌላም ሰብሰብ አድርጎ ሊገዛ ይችላል። እነዚህ ቦታዎች እንግዲህ ሁሉንም አገልግሎቶች በአንድ ቦታ የማግኘት እድሉ ዝቅ ያለ ሊሆን ይችላል። አካባቢው ለፀሃይ ለንፋስ ለእንደዚህ የተጋለጠ ነገር ሊሆን ይችላል። ስለዚህ ቅድም እንዳልኩት ይሄ በገበያ አዳራሽ ውስጥ እንዳለው የግብይት ሁኔታ ምቾት የመጠበቅ ነገር ላይኖረው ይችላል። እንደ ጎን እንደ ጉዳት ወይም ጥሩ እንዳልሆነ ጎን ልንወስደው እንችላለን ማለት ነው። በአንጻሩ ሲታይ ግን በቀላል ዋጋ አፎርደብል በሆነ እንትን ልናገኘው የምንችለው የገበያ አይነት ነው። ስለዚህ በእኔ አካባቢ ሁሉም የገበያ አይነት አለ ማለት ነው። በጥቅሉ ጠክለል አድርገን ስናየው

በአካባቢው ድልድይ አለ ወይ ይላል? አዎ በአካባቢዬ የተለያዩ ድልድዮች አሉ እንደ አዚህ እኔ አምኖርበት። አከባቢ ምንድን ነው? የመሬት አቀማመጡ በጣም ወጣ ገባ ዳገት ቁልቁለት ያለው ወንዞች ተራሮች ያለበት ቦታ ነው እና ብዙ ድልድዮች አሉ። ትልልቅ ባይባሉ እኩአን መጠነኛ ድ የሆኑ ልድዮች አሉ። በአቅራቢያዬ ያለ ድልድይ ያለ በመሀሉ ከተራራ ስር ነው ያለው። እና ብዙ ብዙ መጠን ያለው ውሃ በውስጡ የሚያልፍበት ትልቅ ድልድይ አለ። ትልቅ ድልድይ አባባሌ እንደዚህ ማለት እኔ ከምወቃቸው ድልድዮች አንፃር ነው እንጂ ብዙ ትልቅ የሚባል ሆኖ አይደለም። ግን አለ ድልድይ መኖር ለመኖሩ ድልድይ አለ። ግን በሌላ ቦታ በዋናው በቤተሰቦቼ ቤት አካባቢ። ትልቅ የቀለበት መንገድ አለ። በቤታችን አቅራቢያ እና ይሄ ቀለበት መንገድ በላይ በኩል የሚያልፈው ድልድይ በጣም ረጅም። ረጅም ድልድይ ምናልባት በኪሎ ሜትር እንኳን ግማሽ ኪሎ ሜትር ሊሆን የሚችል አምስት መቶ ሜትር ወይ ከዛ በላይ ሊሆን የሚችል ድልድይ አለ። ከመሬት ያለው ከፍታም በጣም አረጅም ነው። ምን አልባት በትክክል ቁመቱ ምን ያህል ነው? የሚለው እና በእርግጥ አላውቅም። ግን እኔ ለመገመት በሚከብደኝ ልክ ከመሬት በጣም ከፍታ ያለው ትልቅ ድልድይ አለ። በቤተሰቦቼ መኖሪያ ቤት አካባቢ እና ምን ያህል የተረጋገጠ እንደሆነ ባላውቅም በአንድ ወቅት አንድ ሰው በሀገሪቱ ሁለተኛ በርዝመቱ ሁለተኛ የሚባል ድልድይ እንደሆነ ነግሮኛል። ይሄ በቤተሰቦቼ ቤት አቅራቢያ አለ ያልኩት ድልድይ ማለት ነው። እና የተሰራበት መንገድ ያው የቀለበት መንገድ ስለሆነ። አጠቃላይ ይዘቱን ሳይው ድልድዩ ብቻ ሳይሆን አጠቃላይ የመንገዱን ቅርጽ ከድልድዩም ጋር አገልግሎቱን በጣም ውስብስብ የሆነ የምህንድስና ጥበብ። ያለበት መሆኑ ሁሌ ያንን ድልድይና መንገዱን ሳየው። የምህንድና ጥበብ ምን ያህል የረቀቀ። ከፍተኛ የማሰብ የመረዳት ነገሮችን የመፍጠር አቅም ያለው የትምህርት ዘርፍ እንደሆነ ሁሌ አስባለሁ ማለት ነው። እና ይሄንን የሰሩ ያሰቡ እጆች በጣም ድንቅ ናቸው ብዬ አስባለሁኝ። እና እንደው በጣም የአግራሞቴ ምንጭ ነው ሁሉ ማለት እችላለሁ። እንደዚህ መንገዱን ሳየው ምን ያህል ይሄ መንገድ እንዲህ መንገድ ሆኖ እኛ ድልድዩም ድልድዩ ሆኖ እኛ ከማየታችን በፊት በሆነ ሰው አይምሮ ውስጥ የተፈጠረ ነገር ነበረ። ያ ስዕል የዚህ መሃንዲስ አይምሮ ውስጥ ነበረ ይሄን ደግሞ አሰናስሎ ከአካባቢው የመሬት አቀማመጥ የነገሮችን የመሸከም ችሎታ። የትራፊክ ፍሰትን እንዴት ሊያቀላጥፍ እንደሚችል የመጪውን ጊዜ ቅድመ ግምት በመውሰድ እንዴት? ቢያደርግ ምን አይነት መንገድ ሊሰራ ምን አይነት ድልድይ ሊሰራ እንደሚችል ይሄን ድልድይ ደግሞ በሁለት ተሰርቶ እንዲያልቅ ምን አይነት ግባት መጠቀም እንዳለበት። ይህንን ሁሉ በአእምሮ ውስጥ አስቀምጦ ነበረ ብዬ አስባለሁ። እና ምን ያህል የረቀቀ ጥበብና እውቀት ቢኖር ይሄንን ለመስራት ለመስራት ቻለ። ብዬ በጣም በእውነት በአድናቆት ሆኜ እንዲህ ተመስጫ እስባለሁ። ሁል ጊዜ እና ይሄኛው በአካባቢዬ ካለ በጣም ከምወደው አና ትልቅ ከሆነ ድልድይ አንዱ ነው። እዚህ አሁን እኔ በአሁኑ ሰዓት እየኖርኩበት ባለው አካባቢ ያለውም ድልድይ እንግዲህ እንዳልኩት ከተራራ ስር ነው ያለው። ብዙ ከፍተኛ የሆነ የውሃ መጠን ያለው ጎርፍ ከስሩ ይሄዳል። የከተማውን አንዱ አካል ከሌላኛው ጋር የሚያገናኝ ድልድይ ነው። ብዙ መኪኖች በላይ ያልፋሉ በቀን ውስጥ። ስለዚህ እንደው አጭር መልስ ለመስጠት ያህል በአካባቢው ድልድይ አለ ለሚለው አዎ አለ

ሰዎችን በአይንህ ትመለከታለሁ ወይ ነው የሚለው ጥያቄው ይሄ ምን አይነት ጥያቄ ነው በሚል የአግራሞት ጥያቄ ነው። ይሄን ወሬ መጀመር ራሱን የምፈልገው። ሰዎችን በአይኔ እመለከታለሁ። አዎ ማለት በአይኔ ካልተመለከትኳቸው በምኔ ልመለከታቸው ጆሮ ያው ለመስማት ነው የሚያገለግለው እና በጆሮዬ ልመለከታቸው አልችልም ወይ በአፍንጫዬ ልመለከታቸው አልችልም። ሰዎችን ልመለከታቸው የምችለው በአይኔ ነው። ስለዚህ የጥያቄው መንፈስ አልገባኝም። ምን እንደሆነ የፈለገው ምን ምን ምን አይነት ማብራሪያ እንደሆነ የፈለገው አልገባኝም። ግን ሰዎችን በአይን እመለከታለሁ ምክንያቱም አይኔ ስለሚያይ ነው በአይኔ የሚመለከታቸው። ግን እንደው በጥልቀት ወይም በሌላ አንግል ወይም በሌላ አቅጣጫ እንየው በሚለው ትንሽ ለማብራራት እና ለማውራት ልሞክር። ሰዎችን አሁን ሰዎችን ብቻ ሳይሆን ማንኛውንም ነገር በፊት ለፊት ያለ ነገር በአይናችን ልንመለከተው እንችላለን። እንመለከተዋለን በአይናችን ከተመለከትነው ደግሞ በኋላ አንዳንድ ጊዜ ልብ ካላየ አይን አያይም ይባላል። በእኛ በኢትዮጵያውያን አባ እንደዚህ የሚባል አባባል አለ። ምንድን ነው እሱ? እንትን ትኩረት ካልሰጠኸው አንድ ነገር አይንህ ስለተከፈተ ብቻ ወይም ከፊትህ ስለቆመ ብቻ ታየዋለህ ማለት አይደለም እንደማለት ነው። እና ስለዚህ ያ ሰዎችን በደንብ አተኩረህ ትኩረት ሰጥተህ ምናምን እንድታያቸው በልቦና ማየት ያስፈልጋል። ልቦና ለዛ ለምታየው ሰው ትኩረት ሲሰጠው ነው ያንን ሰውዬ አተኩረህ የምታየው በአይነህ ብቻ ካየኸው። ብዙ ስለዛ ሰው በደንብ ጠለቅ ያለ ወይም በትኩረት እይታህን ትኩረት አድረገህበት ስለዛ ሰው የተለየ ነገር ወይም ስለምታየው ነገር የበለጠ ሀሳብም ይሁን እንትን ድጋፍ ልታደርግለት አትችልም ማለት ነው። ነገር ግን ውስጥህ ልቦ ልቦናህ ስለዛ ሰው ሲያስብ እንትን ሲል በአካል እዛ በመኖሩ ብቻ ሳይሆን በልቦናህም በውስጥህ በደንብ ትኩረት አድርገህ ልታየው ትችላለህ ማለት ነው። ስለዚህ ሰዎችን በአይንህ ልታያቸው ትችላለህ። በአይነ ልቦናህ ደግሞ ልታያችሁ ትችላለህ በውስጥህ በአይነ ልቦናህ ልታያችሁ ትችላለህ። አባባሌ በአይነ ልቦናው ሰው ሲያይ የግድ ያ ሰው በአካል በፊት ለፊት ሁሉ ይኖር አይገኝባውም የግድ አይደለም። በሌላ ቦታ ያለንም ሰው በምናብ ልናየው እንችላለን። በቃ ሀሳባችን ምናባዊ እይታችንን እዛ ሰው ላይ በማድረግ እና ስለዛ ሰው በማሰብ ማለት ነው። ይሄኛው ይበልጥ ከአካላዊ እይታ ይልቅ ውስጣዊ ወይም በአይነ ልቦና ወይም በአእምሮ ውስጥ ብቻ በማሰብ ስለዛ ሰው በማሰላሰል በተመስጦ ውስጥ የምናየው እይታ ነው ማለት ነው። ይሄ ሁለተኛው በአይነ ልቦና ልታዩት ትችላለህ ያልኩት ማለት ነው። ስለዚህ አንድን ሰው በአይንህ አዎ በአይንህ ልታየው ትችላለህ። ግን አይን የሌላቸው ደግሞ ሰዎችን ሊያዩ ይችላሉ በአይነ ልቦናቸው በውስጣቸው በህሊናቸው በአእምሮአቸው በውስጣዊ አእምሮአቸው ክፍል ሰዎችን አይናቸው ተጨፍኖ ወይም አይነ የሚያይ አይን ሳይኖራቸው ሰዎችን ሊያዩ ይችላሉ። የሚታዩት ሰዎችን በአካል ከዛ ከሚያየው ሰው ፊት ለፊት የቆሙ የተቀመጡ ሊሆኑ ይችላሉ። ወይም ደግሞ በአካል እዛ ሰውዬ አቅራቢያ የሌሉ ምናልባት በህይወት የሌሉ ሰዎች ሊሆኑ ይችላሉ። ስለዚህ ጥያቄው በምን መንገድ ማብራሪያ ተፈልጎ የተጠየቀ ጥያቄ እንደሆነ ባል ባልረዳም። ግን በጥቅሉ ሰዎችን በአይኔ እመለከታለሁ በአይኔ ብቻ ሳይሆን በውስጠኛው አእምሮዬ ክፍል በልቦናዬ በአይነ ልቦናዬ አያቸዋለሁ ማለት ነው። ስለዚህ እመለከታለሁ በሚለው

ሾርባ ትወዳለሁ ወይ እቺ ጥያቄዋ ራሱ ሾርባ የሆነች ጥያቄ ናት። ሾርባ እወዳለሁ። ሾርባ እወዳለሁ በእውነት። ግን የምን ሾርባ ብዙ አይነት የሾርባ አይነቶች አሉ። አሁን በእኛ አካባቢ እንኳን ከሚገኙ የሾርብ አይነቶች ብጠቅስ የአትክልት ሾርባ አለ የስጋ ሾርባ አለ የአሳ ሾርባ አለ። ብዙ አይነት ሾርባዎች አሉ። እኔ ከምወደው የሾርባ አይነት ከአጃ ከአጃ የተፈጨ አጃ ዱቄት የሆነ ሳይሆን በመጠኑ በግርድፉ የተፈጨ አጃ ከዱቄት ወተት ጋር ተደርጎ የሚዘጋጅ ሾርባ አይነት አለ። እና ይሄ ሾርባ አይነት ስኳር ተጨምሮበት ምናምን ሲጠጣ በትኩስነቱ በተለይ እዛው ድስቱ እሳት ላይ እንዳለ ሲጠጣ በጣም ልዩ ጣዕም እና ሀይልም የሚሰጥ አንዳንዴ በወተቱ ፋንታ የለውዝ ወይም ኦቾሎኒ ቅቤ ይጨመርበታል። ሁለቱም በቃ ልብ በሚያጠፋ ፍቅር የሚወደድ የሾርባ አይነት ነው። እና ይሄንን ሾርባ ብዙ ጊዜ ወደ ምስራቁ የኢትዮጵያ ክፍል ድሬደዋ አካባቢ በነበርኩበት ወቅት። በተለይ በተለይ ደግሞ በሮመዳን የጾም ወቅት ምሽት አካባቢ በጣም እንደ መንገድ ዳር ምግብ እንትን ይሸጣል። በየቦታው እና ሁሉም ሰው በቃ የጾመውም ያልጾመውም ሙስሊምም ቢሆን ክርስቲያንም ቢሆን ምንም በቃ ቁጭ ብሎ ያንን ይጠጣልና። እኔ ራሱ ጠጣ ነበረ በጣም በፍቅር ነው የምወደው ማለት ነው። ከዛ ባለፈ ደግሞ የስጋ ሾርባ ደስ ይለኛል። የስጋ ሾርባ ደስ ይለኛል ከምግብ በኋላ ብዙ መጠኑ ሳይበዛ ቅመማ ቅመሞች ተጨምሮበት ዝንጅብል የጥብስ ቅጠል ሮዝ መሪ የሚባለው ማለት ነው። እሱ ነጭ ሽንኩርት ድንች ስጋ ምናምን ተጨምሮበት ትኩስ ሲሆን ለጉንፋን ምናምን ራሱ መፍትሄ የሚሰጥ። የሾርባ አይነት ነው። እንዴ? ጉንፋን ትኩሳት እንደዚህ አይነት ድካም ነገር ሲኖር እሱን ትኩሱን ሲጠጣ በቀላሉ እንደዚህ አይነት ነገሮች ይጠፋሉ ከሰውነት እና። እኔ በጣም ከምወዳቸው የሾርባ አይነቶች ዋነኛው ነው ማለት እችላለሁ ይሄኛውን ሾርባ ማለት ነው። ስለዚህ እነዚህን ሁለት የሾርባ አይነቶች በዋናነት እወዳለሁ። ግን ይሄ በአትክልት የሚዘጋጁ ሾርባዎች መኮረኒ ፓስታ ጎመን ቆስጣ ነገር ምናምን ተጨምሮባቸው ምስር ምናምን እንደዚህ ተጨምሮ ደግሞ የሚዘጋጅ ሾርባ አለ። እሱ ሾርባ ደግሞ በጾም ወቅት በተለይ የምግብን ፍላጎትን ለመጨመርም እሚያግዝ አይነት የሾርባ አይነት ነው። ባቄላ እንደዚህ ነገር ይጨመርበታል በአብዛኛው እና በደንብ በስሎ የተለያዩ ቅመማ ቅመሞች ተጨምረውበት የውሃ ፓርቱ ሲጠጣ በእውነት ለሰውነትም በጣም ተስማሚ ነው ይሄ ጨጓራ ምናምን አካባቢ ለሚረብሻቸው ሰዎች በተለይ ፍቱን መድሃኒትም ጭምር ነው። ለእንትን ብቻ ሳይሆን ማለት ነው። ስለዚህ በጥቅሉ አይነቱ ምንም ይሁን ሾርባ እወዳለሁ። ሾርባ ትወዳለህ ወይ ስለሚል ጥያቄው አዎ ሾርባ እወዳለሁ። የማልወዳቸው የሾርባ አይነቶች ደግሞ ሊኖሩ ይችላሉ በሌላ መልኩ ስናየው ለምሳሌ አሁን የአሳ ሾርባ ብዙ ጠጥቼ አላውቅም ግን ሞክሬ አውቃለሁ። ግን ከእይታው ጀምሮ ሳየው ብዙ ምቾት የሚሰጠኝ አይነት እና እንዲህ የምመርጠው አይነት የሾርባ አይነት አይደለም የአሳ ሾርባ። ስለዚህ የተለያየም ደግሞ ከዚህ ውጪ እኔ የማላውቃቸው የሾርባ አይነቶች ሊኖሩ ይችላሉ። በአመዛኙ ግን አሁን ከጠቀስኳቸው ሾርባዎች አንፃር ተነስቼ እንትን ስል ሾርባን ትወዳለህ ወይስ ለሚል ጥያቄው ኦ ሾርባ በደንብ እወዳለሁ በሚል እመልሳለሁ

ቀዝቃዛ የአየር ሁኔታ ተወዳለሁ የሚለው ጥያቄው? አዎ ከዚህ በፊትም ለመናገር ለመግለጽ ሞክሬያለሁ። ቀዝቃዛ የአየር ሁኔታ እወዳለሁ ሊል እችላለሁ። ነገር ግን ቀዝቃዛ የአየር ሁኔታ መጠን ሊኖረው ይገባል። በጣም እንደው ለመንቀሳቀስ ለመብላት ለመጠጣት እንዲለምን ለማድረግ የሚያስቸግር አይነት ቅዝቃዜ ሳይሆን። ከሙቀት መለስ ያለ። ብዙ ልብስም ለመደራረብ። እንትን እማይጠይቅ እና ላይክ እንቅስቃሴዎችን የማይገድብ አይነት ቅዝቃዜ እወዳለሁ። በተለይ በምተኛ ሰዓት በምተኛ ሰዓት መሰረታዊ ከሆኑ ልብሶች በላይ የማያስፈልገው የሙቀት መጠን። አንድ ብርድ ልብስ አንድ አንሶላ ሲለበስ ምቾት መስጠት እሚችል የሙቀት ልክ ሲኖር። ሸሚዝ ቀለል ያለ ሹራብ መልበስ እሚያስችል የቀን ቀዝቀዝ ያለ አየር ንብረት የአየር ሁኔታ ሲኖር። ይሄ የበለጠ ምቾትንም ይጠብቃል የንቃት ደረጃንም ጥሩ እንዲሆን። የንቃት ደረጃም ጥሩ እንዲሆን ስራ ለመስራትም ሊሆን ይችላል እንቅስቃሴ ለማድረግም ሊሆን ይችላል። ምቹ ይሆናል ማለት ነው። ስለዚህ እንዳልኩት ከዚህ ቀደም እኔ እምኖርበት ሀገር። ደጋም ወይና ደጋም ቆላ የአየር ንብለቶች ያሉበት ሀገር ነው። ስለዚህ እንደየ አካባቢያዊ ገጽታው በተለያዩ የአየር ንብረቶች ውስጥ ኖሬያለሁ። በሞቀታማ የሚባሉ የአየር ንብረቶች ውስጥም ኖሬያለሁ በወይና አደጋም ኖሬያለሁ። ደጋም የሚባል አካባቢም በጣም ቀዝቃዛ በሆነ አካባቢ ኖሬያለሁ። ከጧት እስከ ማታ ጭጋግ እማይለየው ቤት ውስጥ ራሱ እንዲ በረዶ ምናምን የሚሰራበት አካባቢ ኖሬያለሁ። ወደ ደቡብ ኢትዮጵያ አካባቢ ማለት ነው። አሁን የምኖርበት አካባቢ ደሞ ከሞላ ጎደሎ ወይን አደጋ ልንለው እምንችለው የአየር ንብረት ነው ያለው። የሃዋሳ አካባቢ እና ማታ ትንሽ ቀዝቀዝ የማለት ነገር አለ። ማዕከለኛው ቀን ላይ ከበድ ያለ ፀሀይ ይኖራል። ሌሊቱ ደሞ በመጠኑ ቀዝቀዝ ያለ አየር እሚኖርበት አካባቢ ነው። በአብዛኛው ቀን ሌት ከቀን ቀን ከሰአት ሰዓት የሚለያይ ነገር ቢሆንም ማለት ነው። ስለዚህ ይሄ አየር ንብረት ለኔ ጥሩ ምቾት እሚሰጠኝ በተለይ ይሄ ማታ ጠዋት ሌሊት ላይ ያለው አየር ነው ንብረት። ጥሩ ምቾት ስንተኛ እቅልፍ በበቂ መጠን እቅልፌ ሳይረበሽ በደንብ ተኝቼ ስነቃ ንቁ ሆኜ እድነቃ ለሚቀጥለው ቀኔ ላይም ተጽዕኖ እንዳይኖር። አምሽቼ ነው እምሰራው ብዙ ጊዜ እና ለሚቀጥለው ቀኔ ላይ ድካም ራስ ምታት እንደዚህ አይነት ነገሮች እንዳይኖሩ በዬ እንቅልፍ መጠን በጥሩ ጥራት እንዳገኝ የሚረዳኝ የሙቀት መጠን ነው ማለት ነው። ይሄ ቀዝቀዝ ያለ ብዙ በጣም ቀዝቃዛ ሳይሆን ግን በመጠኑ ቀዝቀዝ ያለ በቀለል ባሉ ልብሶች የሰውነትን የሙቀት መጠን ማመጣጠን እሚቻልበት የሙቀት ልክ ሲኖረው ማለት ነው። የሄን የ አየር ሁኔታ አሁን እንዳልኩት አንደኛ መተኛትም ከሆነ ስተኛ ጥሩ ጥራት ያለው እንቅልፍ ስነሳ እንቅልፌን ጨርሼ በጥሩ ሀይል ተነቃቅቼ መነሳት እምችልበትን እንቅልፍ እንድተኛ ያግዘኛል። ሁለተኛ ነገር ደሞ ስራ ለመስራት ቀን ላይ የድካም መጠን ይቀንሳል። አመጋገብ ላይ ብዙ ጫና አይኖረው ምናምን ነገር ማለት ነው። ሞቃታማ የአየር ንብረት ሲሆን ግን አንደኛ ነገር በተለይ አሁን ሙቀት በብዛት ያለባቸው አካባቢዎች ድካም ይኖራል በጣም ከፍተኛ የሆነ ድካም ሲተኛ የእንቅልፉ የጥራት ደረጃ ጥሩ አይሆንም። በአጭር ጊዜ ውስጥ አበባንን አንዴ ከነቁ በኋላ ተመልሶ እንቅልፍ ለመወሰድ መቸገር አይነት ነገር ሊኖር ይችላል። ይሄ ከእኔ ይኖራል ይሄ ከራሴ ልምድ አንፃር ነው። የሆነ ሰው ደግሞ ሙቀቱ ከቅዝቃዜው የበለጠ ምቾት እሚሰጥበት አግባብ ሊኖረውና ፍላጎቱን በዛ መንገድ ሊሆን ይችላል። ስለዚህ ምግብም ስንመገብ ደሞ ምግቡን ከተመገብኩ በኋላ በጣም ከፍተኛ የሆነ የድካም ስሜት መሰማት ይኖራል ሙቀት ባለበት አካባቢ ስኖር ሰዓት ላይ የነበረኝ ልምድ ይሄ ነው። ስለዚህ እኔ እምወደው ቀዝቀዝ ያለ በጣም የተጋነነ ሳይሆን በመጠኑ ቀዝቀዝ ያለ ያየር ንብረት ነው ማለት ነው

በምን ሰዓት ትተኛለህ? ሌላ ጥሩ ጥያቄ ነው ይሄ ደግሞ። ምክንያቱም እኔ እንዳልኩት እቺ እኔ የምኖርባት ሀገር የተለያዩ የአየር ንብረቶች ያሉባት ሀገር ነች ቆላ አደጋ ወይነ አደጋ። እና ከዚህ ቀደም እኖርበት የነበረው አካባቢ ቆላማ አካባቢ በጣም ሙቀት ያለበት አካባቢ ነበረ። እና ቀን ላይ በጣም የሙቀት መጠኑ ከፍተኛ ይሆናል። በተለይ ምግብ ምሳ ሰዓት ምሳ ከተበላ በኋላ በጣም ከፍተኛ የሆነ ድካም የፀሀይ መጠኑም በጣም የሚጨምርበት ስለሆነ ከፍተኛ የሆነ ድካም ይኖራል። እና ራስን ለመቆጣጠር ራሱ እስከመቸገር ድረስ በመታጠብ እንደዚህ ነገሮችን ቀዝቃዛ ነገር በመጠጣት ምንም ለውጥ ሊመጣበት የማይችል አይነት የሙቀት ልኬት ይኖራል ምሳ ሰዓት አካባቢ ማለት ነው። ስለዚህ እዛ እኖር በነበረ ሰዓት ምሳ ሰዓት ላይ የተወሰነ ሰዓት እተኛ ነበር። ምሳ ሰዓት ላይ እተኛ ነበር። ከዛ ስነሳ የአየር ሁኔታውም ትንሽ ቀዝቀዝ የማለት ነገር እኔም ንቅት ብሎ ወደ ስራም ወደምሄድበት ቦታ ለማጥናትም ለመማርም ከሆነ እንደዛ የማደርግበትም እድል ነበረ። እንዳልኩት ከዚህ ቀደም ለመናገር እንደሞከርኩት ብዙ የህይወት ዘመኔን በከፊልም ሙሉ በሙሉም ከትምህርት ጋር ባለ ሁኔታ ውስጥ ነው ያሳለፍኩት። ከሰላሳ ስምንት እስከ አስራ ሰባት አመቴ። የከፍተኛ የሁለተኛ ደረጃ ትምህርት ቤት የአንደኛ ደረጃ ትምህርት ቤት እንዴት መሰረታዊ ትምህርቶችን ስማር ያሳለፍኩት ከአስራ ስምንት አመቴ ጀምሮ በተለያዪ ወደ ሶስት የተለያዩ ዩንቨርስቲዎች ገብቼ በተለያዬ ጊዜ የተለያዩ የትምህርት ዓይነቶችና ደረጃዎችን ለማጥናት ችዬአለው ማለት ነው። ስለዚህ በዚህ ጊዜ ያው ህይወቴ ከማንበብ ጋር ግንኙነት ያለው ነው ማለት ነው። ማለት እችላለሁ። ስለዚህ ቀን እዛ ቆላማ ቦታ እያለሁ የነበረው በት ጊዜ። ቀን ላይ እተኛለሁ ከዛ ከተነሳው በኋላ ምግብ እበላለሁ ትኩስ ነገር እጠጣለሁ በእግሬ እጓዛለሁ። ከዛ መልስ ወደ ጥናት ነው የምሄደው ማለት ነው። ቢያንስ ቢያንስ ሁለት ሰዓት ማታ በሰአት እንኳን ማጥናት ብጀምር እስከ ሰባት እስከ ስምንት አንዳንዴም እንደዚህ ፈተና የተቃረበባቸው ወቅቶች ምናምን ከሆኑ ዘጠኝ ሰዓት እንደዚህ ድረስ አነባለሁ ማለት ነው። ከዛ ከዘጠኝ ሰዓት በኋላ ነው የምተኛው እና በሃያ አራት ሰዓት ውስጥ። ከስድስት ሰዓት ያልበለጠ ጊዜ ነው የምተኛው ማታ። ለምሳሌ ከዘጠኝ ሰዓት እስከ አስራ ሁለት ተኩል እስከ አንድ ሰዓት ብተኛ። ምሳ ሰዓት አንድ ሰዓት እስከ ሁለት ሰዓት እንደው በጣም በጣም ከተጋነነ እስከ ሁለት ሰዓት ድረስ ብተኛ ከስድስት ሰዓት ያልበለጠ አንዳንዴም ከሰአት በኋላ ደግሞ ክፍለ ጊዜዎች ምናምን በሚኖሩ ሰዓት ምሳ ሰዓት ያለመተኛት ነገር ምናምን ይኖራል ማለት ነው። እንደዛ ነበር የማደርገው አሁን ያለሁበት አካባቢ ደግሞ የአየር ንብረቱ ወይና አደጋማ ነው። ስለዚህ ምሳ ሰዓት የተወሰነ ስላሳ አርባ ደቂቃ ከምሳ በኋላ እንዲህ አጭር እንቅልፍ መውሰድ ለማረፍ እሞክራለሁ። የስራ ሁኔታዬ ያው የማታ ተረኝነትም ምንም ስላለው ተረኛ በማልሆን ጊዜ ምሽት ላይ አነባለሁ። ቢያንስ ሰባት ስምንት ሰዓት ድረስ ወይ የማነበው ወይ የምሰራው ስራ ይኖረኛል እንደዛ እቆያለሁ። በአማካይ ከሰባት ሰዓት እስከ ስምንት ሰዓት ባለው ሰዓት ነው የምተኛው ማለት ነው። ሌሊት ከሰባት እስከ ስምንት ሰዓት ባለው እተኛለሁ። በብዛት እስከ አንድ ሰዓት እስከ ጠዋቱ አንድ ሰዓት ድረስ ከአስራ ሁለት ተኩል እስከ አንድ ሰዓት ድረስ። እተኛለው ማለት ነው ጠዋት ሰዓት ያለችው የአጭር እንቅልፍ ጊዜ ሰላሳ አርባ ደቂቃዋን እንደተጠበቀው ነው ማለት ነው። ስራ ተረኛ በምሆን ሰዓት ደግሞ ተኝቶ መነሳት አልወድም ራሴን ያመኛል እንደዛ ከሆነ እና አምሽቼ መተኛት ነው የምፈልገው እስከ ሰባትም እስከ ስምንትም እንደ ስራው ሁኔታ አንዳንዴ ዘጠኝ አስር ሰዓት ድረስ። ሳንተኛ ወይም ደግሞ በዛውም እንዴት እንደቆምን ወደሚቀጥለው ቀን እንቅስቃሴ ውስጥ የምንገባበት ጊዜ ሊኖር ይችላል ማለት ነው። ስለዚህ እንደው ለጥያቄው አጭርና ግልጽ ምላሽ ለመስጠት ሰዓት ትተኛለህ ለሚለው ሌሊት ከሰባት እስከ ስምንት ሰዓት ባለው እተኛለሁ። ቀን ላይ ምሳ ሰዓት ስላሳ አርባ ደቂቃ እተኛለሁ ማለት ነው።

በመንገድ ላይ ምግብ ትገዛለህ? ብዙ ባይሆንም አዎ እገዛለሁ። ማለት ቀን ከቀን። ወይም በየቀኑ የመንገድ ዳር ምግብ እየገዛሁ አልበላም ግን የምገዛባቸው ጊዜያት አሉ። ለምሳሌ ዛሬ ገዝቼ በልችያለሁ። ሳምቡሳ እና ሻይ ለመክሰስ በልችያለሁ ወደ አስራ አንድ ሰዓት ምናምን ከምሽቱ አካባቢ ማለት ነው ማምሻዉን። ስለዚህ በመንገድ ዳር ምግብ እገዛለሁ ያው እገዛለሁ። የመንገድ ዳር ምግብ ብዙ ጥቅሞችም አንዳንድ ጉዳቶችም ሊኖሩት ይችላሉ ከጥቅሞቹ መካከል ብናነሳ። ብዙ ጊዜ እንዲህ መንገድ ዳር የሚሸጡ ምግቦች እየታየ የሚሰሩ ናቸው። ስለዚህ ቢያንስ ትኩስ ይሆናል የቆየም ምግብ የመሆን እድሉ ዝቅ ያለ ነው። እንደዚህ ሆቴሎች ላይ ትልቅ ህንፃዎች ላይ ጥሩ ጥሩ መኖሪያ ቤቶች አካባቢ ያሉ ካፍቴሪያዎች ወይም መመገቢያ አዳራሾች ውስጥ ካለው የዋጋ ሁኔታ አንፃር ብናየው በመንገድ ዳር የሚሸጡ ምግቦች ዋጋቸው በአንጻራዊነት ዝቅ ያለ ነው ይሄን እንደ ጥሩ ጎን ልንወስደው እንችላለን። ሌላው ደግሞ የመንገድ ዳር ምግቦች ለብዙ ማህበረሰብ ክፍል ተደራሽ ናቸው። እከሌ እዚህ አይነት ግብ ቤት የምገባ እከሌማ የማይገባ የሚል እንደዚህ ማህበራዊ ባልተጻፈ ህግ የሚከፋፈል የደረጃ የማውጣት አይነት ስሜት አይኖርም። መንገድ ዳር ያሉ መቆሞች ላይ ማለት ነው ማንኛውም ሰው ሊጠቀማቸው በተመጣጣኝ ዋጋ ሊጠቀማቸው የምችላቸው የግብይት ስፍራዎች ናቸው ማለት ይቻላል። የመንገድ ላይ የምሸጡ ምግቦች በ ልክ ባልሆነው ደግሞ ጎን ስናይ ለምሳሌ ሆቴሎች ምናምን በስልጣን ባለው የመንግስት አካል ቁጥጥር ይደረግባቸዋል በርግጥ የመንገድ ደርግሞ ቤቶች ቁጥጥር ሊደረግባቸው ይችላል። ነገር ግን ከዛኛው አንፃር ስናየው የ ምግብ ለማዘጋጀት የሚያስችል በቂ የጥራት ደረጃ አሟልቶሃል ወይ? ምግቡን የሚሰሩ ሰዎች እንደዚህ ተላላፊ ለሆኑ ችግሮች ምርመራ አድርገዋል ወይ? እንደዚህ ምናምን የሚሉ ነገሮች ላይ ልክ ፈቃድ አውጥቶ ሆቴል ውስጥ ወይ? እንደ ሻይ ቡና ቦታ እንደሚሰሩ ሰዎች የቁጥጥር እንትን ያለው አይመስለኝም። ከዛ አንፃር አንዳንድ ጊዜ ገበያን ብቻ ታሳቢ በማድረግ በቸልተኝነት ልሰራ የምችሉና ለሰዎች ደግሞ የጤና ችግር ልሆኑ የምችሉ አጋጣሚዎች ሊኖሩ ይችላሉ ብዬ አስባለሁ። ስለዚህ በመንገድ ዳር የሚሸጡ ምግቦችን እንዳው ከስንት አንድ ካልሆነ የንጽህና ጉድለት እንደዚህ አይነት ነገር ሊኖራቸው ስለሚችል እኔ በበኩሌ በጣም በከፍተኛ ጥርጣሬ ውስጥ ሆኜ ነው። የምጠቀመው ምክንያቱም እነዚህ አይነት ምግቦችን ስጠቀም እና እገዛለሁ ያው ማለት ሙሉ በሙሉ አልገዛም ማለት አይደለም። ግን ስገዛ ግን የማውቃቸው ወይ የለመድኳቸው በተሻለ ንጽህና ምናምን ምግቡን የሚያዘጋጁ ከገንዘብ ጋር ምናምን ንክኪ ሳይኖራቸው አገልግሎት የሚሰጡ ቦታዎች አካባቢ ስለሆነ ብዙ ጊዜ በትርፍ ሰዓት ደረጃም እንደተጨማሪ ሰዓትም ምሳ እንትን የማደርገው። ማለት በተደጋጋሚ ከመገናኘት አንፃር የተሻለ ያልኳቸውን ወይም ጥሩ ሆኖ ያገኟቸውን ምግብ ቤቶች ወይም እንደዚህ መንገድ ዳር ያሉ ሻጮችን ስራዬ ብዬ እነሱ ላይ በመጠቀም እንትን አደርጋለሁ ማለት ነው። ነገር ግን ያው አሁን ያልኩት ይሄ የምግብ መበከል እንደዚህ ከቆሻሻ ነገሮች ጋር ግንኙነት መኖር እንዲ አይነት ነገር ሊያጠቃቸው

ላፕቶፕ አለህ በደንብ ለማለት ይከብዳል። አክችዋሊ ላፕዶፕ አለኝ የተበላሸም ቢሆን ማለቴ ነው። በርግጥ የምታምር ላፕቶፕ ነበረችን እኛ ኤቺፒ በጣም ምርጥ ላፕቶፕ ከ አስራ አምስት ከ አስራ ስድስት አመት በፊቴ የገዛኋት በአስራ ሁለት ሺህ ብር። ያኔ አስራ ሁለት ሺህ ብር ብዙ ነገር ይገዛ በነበረበት ሰዓት። አስራ ሁለት ሺህ ብር የገዛኋት ላፕቶፕ ነበረች። እቺ ታፕቶፕ ረጅም ጊዜ ተጠቅሜባት አስተምራኝ ከሁለት አመት ወር ከእንደዚህ አመት በፊት። ተበላሽች አሉ ዲስክ አቃጠለችና ሰሪ ቤት ሄዳ ስትታይ የሷ አድ ሀርድዲስክ አይነት እዚህ ሀገር እንደልብ የሚገኝ ሆኖ አልተገኘም። ከዛ ሌላ ጊዜ እንደዚህ ተመሳሳይ ነገር ሲመጣ ለመቀየር እንዲያመች እዚህ ይቀመጥና እኔ እሰራልሃለው አለኝ የሚሰራው ሰውዬ እዛ ጥያት መጣሁ በቃ ከዛ ቀረች ቀረች ማለት ነው። በአሁኑ ሰዓት የምጠቀምበት ላፕቶፕ የባለቤቴ ላፕቶፕ ሲሆን ከስራ ቦታ ለስራ ዐላማ የተሰጣት ላፕቶፕ ነው። ሶስት ሰዓት አራት ሰዓት የሚቆይ ባትሪ ያለው ትንሽ አሁን እሱም እያርውጀ እያስቸገረኝ ነው። በዚህ አጋጣሚ ላፕቶፕ በነፃ ለተማሪዎች የሚያድሉ ሰዎች ይሄንን ደምጽ ከሰሙ። ላፕቶፕ ቆንጆ ላፕቶፕ ፈጣን የሆነ ሚሞሪው ራሙ ከፍ ያለ ለማንበብ ሌሎች ስራዎችን ለመስራትም የሚጠቅም ላፕቶፕ እንዲያበረክቱልኝ በነፃ እንዲሰጡኝ በጣም ነው አደራ ለማለት እወዳለሁ ማለት ነው። በዚው አጋጣሚ ነገር ግን ወደ ቁም ነገሩ ስመለስ። አሁን የምጠቀምበት ላፕቶፕ እንደዛ ሆኖ ቤት ውስጥ ደግሞ ሌላ ተውሽባ ላፕቶፕ አለችኝ። ከእሷም እንደዚህ ከአስራ አምስት ከአስራ ስድስት አመት በፊት የተገዛች ላፕቶፕ ናት። እሷም ሃርድ ዲስኳ ተበላሽቶ ሁለት ሶስት ጊዜ ተቀይሯል ባትሪዋ ሙሉ በሙሉ በቀጥታ ተሰክቶ ካልሆነ እንደዚህ ላጭር ሳትም ቢሆን ያለመብራት ያለበቀጥታ ሶኬት ሳይደረግ አይቆይም ማለት ነው። እሱን እንግዲህ ባለቤቴ ቤት ውስጥ ለተለያዩ የስራ እንቅስቃሴዎቿ ትጠቀምበታለች ያኛውን ኮምፒውተር እኔ የምጠቀምበት ግን እስከ አራት ሰዓት የሚቆይ ባትሪ አለው። ትንሽ ቢዚ የመሆን ነገር ይታይበታል። ከተወሰነ ጊዜ በኋላ መደበኛ እረፍት ሳገኝ ይሄንን ላፕቶፕ በባለሙያ በደንብ የማስፈተሽ እቅድ አለኝ። ከዛ በተጨማሪ ደግሞ እንግዲህ በስፖንሰርም ይሁን በካሽ ተጨማሪ አዲስ የተሻለ አዲስ እንኳን ሙሉ በሙሉ አዲስ ባይሆን የተሻለ ላፕቶፕ ለመግዛት ሀሳቡ አለኝ የተወሰነ ገንዘብ ካገኘሁ እንደዛ ላደርግ እችላለሁ ማለት ነው። ላፕቶፕ በአሁኑ ሰዓት በቀላሉ ሁሉም ሰው የሚዘው እንደ ትምህርት መርጃ መሳሪያ በስራ ቦታም የስራ ማቀላጠፊያ እየሆነ መጥቷል እና ምናልባት አሁን አለምን እራሱ ዝም ብለን ያለ ላፕቶፕ ያለ ኮምፒተር እንደዚ ብናስባት በጣም ልክ ያልሆነ ነገር ነው። ሚሆንብን እና እኔ ላፕቶፕ ለመጀመሪያ ጊዜ ላፕቶፕ የኖረኝ በአንድ ሺህ ዘጠኝ መቶ ዘጠና ሰባት ዘጠና ስምንት ዓመተ ምህረት አካባቢ ያ ማለት ከሃያ አንድ አመት አካባቢ በፊት ጀምሮ ነው። አሷ ከአሜሪካ የመጣች ዴል ኮምፒውተር ነበረች እሷ አሮጊት ስለነበረች ወዲያው ነው የተበላሸችው። ከዛ በኋላ አሁን የዘረዘርኳቸውን ኮምፒውተሮች በራሴ መግዛት ችዬ ነበር። በአሁኑ ሰዓትም በከፊል እነዚህ ኮምፒውተሮች አገልግሎት ይሰጣሉ። ስለዚህ ላለፉት ሃያ አንድ ሃያ ሁለት አመታት ላፕቶፕ ኮምፒውተር ነበረኝ አሁንም አለኝ ለወደፊቱም ደግሞ የተሻለ ይኖረኛል ማለት ነው